ጠዋት በስራ እማደርጋቸው ከመኝታ እነሳለሁ ከዛ ከመኝታ ከተነሳው በኋላ ፊቴን ታጥቤ እጄን ተታጥቤ ሳበቃ ከዛ ወደዛው እቃ በማጠብ እቃዎችን ካጣጥብኩ በኋላ ቤት በማጽዳት ቤት ካጸዳሁ በኋላ ደግሞ ወደ ምሳ ምሳ መስራት ይደርሳል። ምሳ ሲሰራ እንደዚሁ እያልኩኝ በቃ ጠዋት በስራ ሰዓት እነዚህን አደርጋለሁኝ።

ምን አይነት ጥቅማ ጥቅሞች አሉህ ሚለው? ጥቅማ ጥቅም ለምሳሌ አሁን ቤተሰቦቼን በመርዳት በማገዝ በገንዘብም ሆነ በጉልበትም ሆነ በቃ ተማሪዎችን ደግሞ ልክ በማውቀው የእውቀቴን ያክል። አንዳንድ እውቀቶችን እሰጣለሁ ለሚጠፋቸውን በትምህርት ደረጃ ላይ። በቃ በማውቀው በማውቀው አቅም ያክል በደንብ አግዛለሁኝ እረዳለሁኝ። እውቀት በቃ እንዳጠቀላይ ያለኝን ለሰው አከፍላለሁኝ።

የትኛውን በዓል ትወዳለህ? ይላል እኔ በጣም በቃ የምወደው አሁን በገና ገና ደስ ይለኛል። ፋሲጋ ሲመጣ ዘመን መለወጫ አዲስ አመት ሲመጣ በቃ እንደዚሁ ደግሞ አንዳንድ ያሉ የገብርኤል የሚካኤል የመድኃኒዓለም ለምሳሌ እንደ መጋቢት መድኃኒያም እንደ ጥር ገብርኤል እንደ ታህሳስ ገብርኤል የመሳሰሉ በቃ አሁን እንደ ጥር ማርያም የምንላቸው በቃ እነዚህ በጣም ያስደስቱኛል።

አዎ ቀርቀሃ በአካባቢው ያድጋል ወይ ለሚለው አይ አለ በየአካባቢው ገጠር ቦታዎች ገጠሩ ቦታዎች ምናምን አሉ። ምክንያቱም ወጣቶች ቀርካሃ ይዘው በወጣትነት ጊዜያቸው ቀርከሃ ይዘው ሽርጥ አሸርጠው ምናምን ምናምን በቃ እንትን የሚሉበት ነው። ወጣትነታቸውን የሚያሳዩበት ቀርካሃ የምንለው ማለት ያንን ያበጃጃሉ። ምን ይላሉ? በቃ ላያያዝ በሚያመቻቸው መልኩ እና ቀርካሃ በአካባቢያችን ያድጋል ይጠቀሙበታል

አዲስ አመትን እንዴት ታከብራለህ? ለሚለው አዲስ አመትን በቃ ዘመን መለወጫ ነው። አንዱን አመት ሙሉ ጨርሰው ወደ ሌላኛው አመት ምንም የሚሻገርበት እስከሆነ ድረስ። አዲስ አመትን የተለያዩ በቃ ዶሮ በግ እንዲሁም ደግሞ የበሬ የበሬ ስጋ ወተቶችን ምናምን በቃ ጠላ ጠምቀን ጠጅ ጥለን ሁሉን ነገር በማድረግ ቢራው ቀርቦ ሁሉ ነገር ቄጠመው ተጎዝጉዞ ቡና ተፈልቶ በደንብ ተደርጎ በቃ እናከብራለን በደስታ ማለት አዲሱን አመት ስንቀበል

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ለሚለው መናፈሻ አካባቢ የምሄድበት። እሁድ እሁድን በቃ እሁድ እሁድን ሁል ጊዜ በእረፍት ሰዓታት። ከዛ ደግሞ አእምሮ ሲጨናነቅ በማንበብም ሆነ በስራ ጉዳት ምናምን። ልክ መናፈሻ ውስጥ ገብቼ በቃ ራሴን ፈታ ለማድረግ ራሴን ለማዝናናት። በቃ የተለያዩ ነገሮችን እያየሁኝ ጭንቅላቴን ፈታ ለማድረግ ወደ መናፈሻ ቦታ እሄዳለሁኝ እሁድ እሁድ በብዛት

የምትወደው ስፖርት ምንድነው? ለሚለው እኔ የምወደው ስፖርት በቃ በልጅነቴ መገለባበጥ በጭንቅላት መቆም ወደኋላ ወደፊት በመገለባበጥ ይሄ በቃ የሴት ፑሽ አፕ የሚባለው። እንደ በቃ ጨርቅ ኳስ ደግሞ በመስፋት በጨርቅ ኳስ ቦሊቮሊ የሚባል ያንን እንጫወት ነበረ። አሁን ደግሞ ነፍስ ሳቅ ሳድግ መረብ ኳስ በብዛት እጫወታለሁኝ። እወዳለሁኝ

አዎ ኮምፒተር መጠቀም እችላለሁኝ ምክንያቱም ልክ ገና ዘጠኝ እና አስር እየተማርኩኝ እያለሁኝ በቃ ልምምድ የጀመርኩት ያን ጊዜ ነው። አይሲቲ በሚባለው ሰብጀክት ዙሪያ። እናም አሁንም አንዳንድ በቃ በምማራቸው። ሰብጀክት ሰብጀት ጋር ተያይዞ ወይንም ትምህርት ላይ ተያይዞ አንዳንድ ጊዜ በቃ ኮምፒውተር ላፕቶፕ ምናምን እጠቀማለሁኝ። የተለያዩ ጽሁፎችንም እጽፋለሁ። በቃ የተለያዩ ፕሮግራሞችን ምናምን ምናምን እከታተላለሁኝ አያለሁ

የምታውቀው አንድ ምሳሌ ንገረኝ። ለሚለው አሁን ለምሳሌ በአትሌቲክስ ታዋቂ ከሀገርም አልፎ እስከ አለም ድረስ ሊታወቁ የሚችሉ ምሳሌ። ቀነኒሳ በቀለ ጥሩነሽ ዲባባ ምናምን የሚባሉት በቃ በጣም ብዙ አትሌቲክሶች አሉ። እንደ አጠቃላይ ከአለም ድረስ ታዋቂዎች ማለት እና ምሳሌ ለሚባለው እነዚህ ናቸው።

የጫማ ቁጥር ስንት ነው ለሚለው? የጫማዬ ቁጥር ከሕፃንነት ጀምሮ ከትንሽ ቁጥር ጀምሮ አሁን እስካለሁበት ድረስ በቃ ሲጨምር ሲጨመር ሲጨመር ከትንሽ ጀምሮ አሁን ያለሁበት ሰላሳ ሰባት ቁጥር ላይ ደርሻለሁኝ። ግን ከጫማዎችም መካከል ቁጥራቸው ሰላሳ ሰባት ሆኖ ሳይዙ የሚጨምር የሚቀንስ አለ። እና አንዳንድ ጊዜ ሰላሳ ስድስት የሚሆንበት ሰላሳ ሰባት የሚሆንበት ስላለ የሳይዙ ዙሪያ ነው እንጂ ግን ሰላሳ ሰባት ቁጥር ላይ ነኝ አሁን።

በሰአት የምትደርስ ሰው ነህ ለሚለው? አዎ። ምክንያቱም ሰዓትን ማክበር ተገቢ ነው። ልክ በተባለበት ሰዓት። በ ሻርፕ በዚህ ሰዓት ሲባል። ልክ በተባለበት ሰዓት ሲደርስ በጣም ደስም ይላል ለራስም ሆነ። ለሰው። በጣም ተገቢ ስለሆነ። ምክንያቱም በሰአት የምደርስ ሰው ነኝ ሰዓት አከብራለሁኝ። በቃ። ሻርፕ እና ሻርፕ ባልኩበት ሰዓት ያን ነገር መተግበር ደስ ይለኛል

የስልክ ካሜራ ትጠቀማለህ ለሚለው? አዎ እጠቀማለሁኝ። ለብቻዬም በቃ የተለያዩ ፎቶዎች የሆነ መናፈሻ ምናምን ቦታ ሄጄ እነሳለሁ። ከጓደኛ ጋር በራሴ በስልኬ ካሜራ እነሳለሁኝ። በቃ ለተለያዩ ማስታወሻዎች በምርቃን ሰዓት ከጓደኞቼ ጋር የጓደኞቼን ማስታወሻ እይዛለሁኝ የራሴን እነሳለሁኝ። በቃ ለፕሮግራም እንደዚህ እጠቀማለሁኝ።

በመስኮት ጎን መቀመጥ ትወዳለህ የሚለው? አዎ እኔ ደስ ይለኛል ምክንያቱም አሁን ለምሳሌ ትንሽ ራቅ ያሉ ቦታዎች ላይ ምናምን ተራራዎችን ሸለቆዎችን ወንዞችን በመስኮት ላይ ማየት እደስታለሁኝ። ከዛ በተጨማሪም ደግሞ ንፋስ ለማግኘት አየር ለማግኘት ላለመጨነቅ ሙቀት ስለሚበዛ። እና በጣም ደስ ይለኛል

በየትኛው ቀን ወደ ገበያ ትሄዳለህ? ለሚለው እኛ ጋር ለምሳሌ ዋና ገበያ የሚባሉ እና እንዲሁም አዳዲስ ፍራፍሬዎች አትክልቶች የሚገቡበት ሰኞን ቅዳሜን። እንዲሁም ደግሞ ሀሙስን በእነዚህ ቀናት ወደ ገበያ እሄዳለሁኝ።

በዶቄ መፍጨት ታውቃለህ? ለሚለው አዎ ፈጭቼ አውቃለሁኝ የተለያዩ አንዳንድ ጥራጥሬዎችን እንዲሁም ደግሞ ቅመማ ቅመሞችን ለተለያዩ ማጣፈጫ የሚያስፈልጉ ቅመሞችን እፈጫለሁኝ። እንዲሁም ከቤተሰብ በመማር ማለት ቤተሰቦቼ አስተማሩኝ። ከዛ ወድህ በቃ ሁሉን ነገሮችን የተለያዩ የተለያዩ ነገሮችን እጠቀምበታለሁኝ እፈጭበታለሁ

ግን ትቆጥባለህ? ለሚለው አዎ ገንዘብ እቆጥባለሁኝ ከማገኛት ገቢ ላይ ትንሽ ትንሽ ይቆጥባል ምክንያቱም ህመም ሊመጣ ይችላል፣ በቃ የተለያዩ በሰው ላይ ብዙ ችግሮች ስላሉ ገንዘብ መቆጠብ አስፈላጊ ስለሆነ አዎ ገንዘቦችን በአግባቡ እጠቀማለሁ እንደውም እቆጥባለሁኝ።